አሁን የስራ ግምገማ መደረግ በስራ ቦታ በጣም አስፈላጊ ነገር ነው። የስራ ግምገማ ሰራተኞች ስራቸውን እንዴት እያከናወኑ እንደሆኑ ለማወቅ ያግዛል። አስተዳዳሪዎች የሰራተኛውን ጥረት ክህሎት እና የስራ ውጤት ይመረምራሉ። ይህ ሰራተኛው በምን ያህል ደረጃ እየሰራ እንደሆነ ለማወቅ ይረዳል። ስለዚህ እንግዲህ የስራ ግምገማ ማድረግ የሚጠቅመው አንደኛ ለአሰሪው ነው ማለት ነው። ስራውን እንዴት ነው ሰራተኛው እየሰራ ያለው የሚለውን ነገር ለማወቅ ያስችላቸዋል። የሰራተኛውን ጥረት ይለቁበታል ክህሎቱን እና ውጤቱን ይመረምሩበታል ማለት ነው። ስለዚህ የስራ ግምገማ ማድረጉ ለድርጅቱ በጣም አስፈላጊ እንደሆነ መመልከት ይችላል። የሰራተኛውን አጠቃላይ ጥረት ክህሎት እና ውጤት የምትመረምርበት ነው ማለት ነው። ስለዚህ የስራ ግምገማ ማድረግ በጣም አስፈላጊ ነው። የስራ ግምገማ አንድ ሰው ጥሩ ያደረገውን ነገር እንዲያውቅና የሚያሻሽለውን ነገር እንዲገነዘብ ያግዛል። አስተዳዳሪዎች አዎንታዊ አስተያየት ሲሰጡ ሰራተኛው የተሻለ ስራ ለመስራት ይነሳሳል። በተመሳሳይም ጊዜ ያሉ እንከኖች ከተገለጹ በኋላ ሰራተኛው እነሱን ለማሻሻል ይሞክራል። ስለዚህ እንግዲህ የስራ ግምገማ ዋና አላማው ምንድነው ማለት ነው? ሰራተኛው ለምሳሌ ጥሩ ከሰራ ያው ጥሩ እንደሰራ የሚያስገነዝብ ነገር ነው ማለት ነው። አይ ደግሞ የሚያሻሽለው ነገር አለ ከተባለ ያንንም እንዲገነዘብ ያግዘዋል ማለት ነው። ስለዚህ ለሰራተኛውም ጥሩ ነው ለአሳድም ጥሩ ነገር ነው ማለት ነው። አስሪዎች ደግሞ አዎንታዊ የሆነ አስተያየት መስጠት ይኖርባቸዋል ስለዚህ እንከኖች ካሉ እንከኖቹ እነዚህ እነዚህ ናቸው እነዚህን አሻሽል ተብሎ ይነገረዋል። ጥሩ እየሰራ ከሆነ ደግሞ አይ አንተ ጥሩ ነው እየሰራህ ያለው በዚሁ ቀጥል ተብሎ በስራ ግምገማው አማካኝነት ይነገረዋል ማለት ነው። በአብዛኛው የስራ ግምገማ በየአመቱ ወይንም በየአንድ ጊዜ ይደረጋል በዚህ ጊዜ ሰራተኛው ከአስተዳዳሪው ጋር ተቀምጦ ስለ ስራው ይወያያል። ምን ያህል እድገት እንዳደረገ ምን አይነት ችግር እንዳለ እና ወደፊት ምን እንደሚሻሻል ይነጋገራሉ። ይህ ውይይቱ ሁለቱም እኮ ነው ጠቃሚ ነው። ስለዚህ እንግዲህ የስራ ገማ አሰሪም ሰራተኛውም ቁጭ ብለው እርስ በእርሳቸው የሚገማገሙበት ነው ማለት ነው። ስለዚህ ምን ያህል እንዳሻሻለ ወደፊት ደግሞ ምን ነገሮችን ሊያከናውን እንደሚችል በሁለቱም መካከል የሚደረግ ነገር ነው። ስለዚህ የሚከናወነው በአመት አንዴ ነው። ስለዚህ በአመት አንዴ ሁለቱም ቁጭ ብለው እርስ በእርስ ይገማገማሉ። እንዲሁም የሰራ ግምገማ ሰራተኞች እድገት እንዲያገኙ ያግዛል ጥሩ ውጤት ካሳዩ ሰዎች ምናልባት ሽልማት ደሞዝ ጭማሪ ወይንም ከፍተኛ ስራ የማግኘት እድል ሊኖራቸው ይችላል። ይህም ሰዎች በስራቸው ውስጥ ተጋባዥ እንዲሆኑ ያበረታታል ማለት ነው። ስለዚህ እንግዲህ የስራ ግምገማው ዋናው አላማው እንግዲህ ያው ከተገመገሙ በኋላ ጥሩ ሰራተኞች ከሆኑ እድገት እንዲያገኙ ያስችላል ማለት ነው። እድገቱ ደግሞ ምን ሊሆን ይችላል? የደሞዝ ጭማሪ ሊሆን ይችላል ከፍተኛ የስራ የማግኘት እድል ወይ ሽልማት የላቀ ሽልማት ሊሰጣቸው ይችላል ማለት ነው። ስለዚህ የስራ ግምገማ ማድረጉ በጣም አስፈላጊ ነው። ነገር ግን የስራ ግምገማ በፍትሃዊነት እና በግልጽነት መደረግ አለበት ሰራተኞች ትክክለኛ እና ገለጻ ያለው ግምገማ ሲቀበሉ እምነታቸው ይጨምራል እንዲሁም ከአስተዳዳሪዎቻቸው ጋር ግንኙነታቸው ይሻሻላል። ስለዚህ ግምገማ ስናደርግ ያው በግልጽ መሆን አለበት ፍትሃዊነት መኖር አለበት። እንደዛ የሚደረግ ከሆነ ሰራተኞችም ጠንክረው እንዲሰሩ ያበረታታቸዋል። በአጠቃላይ የስራ ግምገማ ለሰራተኛው እና ለድርጅቱ ጠቃሚ ነው። ሰዎች የራሳቸውን ብቃት እንዲያውቁ ይረዳል እና ወደፊት የተሻለ ስራ እንዲሰሩ ያበረታታል። ስለዚህ የስራ ግምገማ እንደ እድገት እና መሻሻል ሊያመጣ ስለሚችል በጣም አስፈላጊ የሆነ ሂደት እንደሆነ መመልከት ይቻላል

ኢትዮጵያ ውስጥ ብዙ ቦታዎችን የጎበኘሁት ወደ ሰሜን አቅጣጫ ከተመለከትን ባህርዳር፣ ጎጃም፣ ጎንደር የመሳሰሉት ቦታዎች ሄጃለሁ። ወደ ደቡብ አቅጣጫ ከሄድክን ደግሞ ሀዋሳ፣ አርባ ምንጭ፣ የመሳሰሉት ዝዋይ የመሳሰሉት ቦታ ሄጃለሁ። አዳማ ሄጃለሁ። እና ብዙ የኢትዮጵያ ክልሎችን ጎብኝቻለሁ። ሰዎች ወደተለያዩ ቦታዎች መጓዝ ይወዳሉ። ይህም ደግሞ በጣም የሚያስደስት ነገር ነው። መጓዝ ሰውን አዲስ ነገር እንዲያይ እና አዲስ ባል እንዲያውቅ ያግዛል። አንዳንድ ጊዜ ከቤተሰብ ወይንም ከጓደኞቼ ጋር ወደተለያዩ ከተሞች እጓዛለሁ። እንዲህም ተፈጥሮአዊ ውበት ያላቸውን ቦታዎች መጎብኘት በጣም ያስደስተኛል። ስለዚህ እንግዲህ በምንጓዝበት ጊዜ አዳዲስ ነገሮችን አዳዲስ ባህልን እያወቅን ነው የምንሄደው ስለዚህ መጓዝ በጣም አስፈላጊ የህይወት ክፍል እንደሆነ መመልከት ትችላለህ። ደስተኛ እንድትሆን ያደርግሃል። ለምሳሌ ወደ ተራራዎች፣ ሀይቆች ወይንም የታሪክ ቦታዎች መጓዝ እወዳለሁ። እነዚህ ቦታዎች በጣም ውብ ናቸው። እና ሰውን በጣም ደስ ያሰኛሉ። በመጓዝ ጊዜ የቦታውን ባህል ምግብ እና የሰዎችን ኑሮ ማየት ትችላለህ። የሞቀትን ያሰፋላል ማለት ነው። ስለዚህ አንደኛ መጓዝ እንግዲህ በጣም አስደሳች የሆነ ነገር ነው። ብለናል ስለዚህ ወደተለያዩ ቦታዎች ተራሮች፣ ሀይቆች ያሉበት አካባቢ መሄድም በጣም አስፈላጊ ነው። ውብ የሆኑ መናፈሻ ቦታዎችን መሄድ እንችላለን። ስለዚህ በምንሄድበት ወደተለያየ አካባቢ በምንጓዝበት ጊዜ ምን እናውቃለን? የተለያየ ባህል እናውቃለን። ምግባቸውን የኑሮ ሁኔታቸውን ማየት ትችላለህ። ስለዚህ እውቀት እየሰፋ እያደገ እየጎለበተ ነው። የሚሄደው ማለት ነው። እንዲሁም መጓዝ ሰውን እንዲያርፍ ያግዛል። በየቀኑ ከስራና ከተዳጋጋሚ ነገሮች ርቆ አዳዲስ አካባቢ ሲያይ ሰው ደስ ይለዋል። እኔም አዲስ ቦታ ስመለከት ብዙ ነገር እማራለሁ። ወንድም ጥሩ ትዝታዎች ይፈጥሩልኛል። ስለዚህ መጓዝ በጣም አስፈላጊ እንደሆነ መመልከት ትችላለህ። ምክንያቱም አዳዲስ ነገሮችን ነው የምታውቀው ራቅ ብለህ ነው የምትጓዘው። ባህላቸውን ትመለከታለህ። እውቀት እየጨመረ ይሄዳል። ብዙ ነገር ጥሩ ትዝታዎች እያከማቸ ትሄዳለህ። ማለት ነው ነገር ግን መጓዝ በቅድ መሆን ያስፈልገዋል። መጓጓዣ መኖሪያ እና ወጪ አስቀድሞ መዘጋጀት ይጠቅማ። ይህ ጉዞውን ቀላል እና ደስ የሚል ያደርገዋል። ስለዚህ አስቀድመህ እንግዲህ ዝግጅት ማድረግ ያስፈልጋል። እቅድ ማውጣት አለብህ። ዚዚ ቦታ ላይ ምክንያቱም የገንዘብ ያስፈልጋል። በምትጓዝበት ጊዜ አልጋ ያስፈልጋል፤ ማደሪያ፣ ቂርስ ትበላለህ፣ ምሳ ትበላለህ፣ ራት ትበላለህ እነዚህን ሁሉ ነገሮች ግምት ውስጥ አስገብተህ መጓዝ ትችላለህ። በአጠቃላይ መጓዝ በጣም የሚያስደስት ተሞክሮ ነው። ሰዎች አዲስ ነገር ይማራሉ፤ አዲስ ሰዎችን ይገናኛሉ፤ የማይረሱ ትዝታዎችን ይፈጥራሉ። ስለዚህ እኔ ወደተለያዩ ቦታዎች መጓዝ ጠቃሚ እና የሚያስደስት ነገር እንደሆነ እመክራለሁ።

አዎን ስራዎችን በቅደም ተከተል ማስቀመጥ እወዳለሁ ይህም ደግሞ ጥሩ የሆነ ልምድ እና ጊዜን ይጠይቃል። ስለዚህ ስራዎችን በቅደም ተከተል ማስቀመጥ በጥሩ ሁኔታ ለመጠቀም እና ስራዎችን በቀላሉ ለማጠናቀቅ በጣም ይረዳል። ብዙ ጊዜ ሰዎች ብዙ ስራዎች ሲኖራቸው ይጨናነቃሉ ነገር ግን ስራዎችን በቅደም ተከተል ሲዘጋጁ ነገሮች የተደራጁ ይሆናሉ። እና በቀላሉ ይጠናቀቃሉ ስለዚህ እንግዲህ ያው አስቀድሞ እቅድ ማውጣት ያስፈልጋል ማለት ነው። ስራዎችን በጥሩ ሁኔታ ለማከናወን እና ማጠናቀቅም በቅደም ተከተል በጣም አስፈላጊ ነው። ምክንያቱም ስራዎች እንዳይጨናነቁ ያደርገዋል ስራዎችን በቅደም ተከተል የምታደራጅ ከሆነ በቀላሉ ይጠናቀቃሉ ስራዎቹ ይጠናቀቃሉ ውጤቱንም በሆነ ጥሩ ሁኔታ ማቅረብ ትችላለህ ማለት ነው። በመጀመሪያ የሚጠቅመው ወይንም አስፈላጊ የሆኑ ስራዎችን አስቀድማለሁ ከዚያም ቀላል ወይም ትንሽ ጊዜ የሚወስዱ ስራዎችን እቀጥላለሁ። ይህ ዘዴ በአንድ ቀን ውስጥ ብዙ ነገር እንዲሰራ ይረዳል እንዲሁም ሰውን ከግርግር እና ከግፊት ያወጣል። ስለዚህ እንግዲህ እቅድ ማውጣት ያስፈልጋል ማለት ነው። ስራዎችን በቅደም ተከተል ለማስቀመጥ አስፈላጊ የሆነው ስራ የትኛው ነው የሚለውን ትመርጣለህ። በመጀመሪያ ደረጃ ከዛ በመቀጠል ደግሞ አነስ ያሉትን ስራዎች ብዙ ጊዜ የማይወስዱትን ስራዎች ትቀጥላለህ ማለት ነው። እንደዚህ ማድረግህ ስራዎችን በቅደም ተከተል ለማስቀመጥ ይረዳሀል። አንዳንድ ጊዜ ስራዎቼን በዝርዝር እጽፋለሁ ይህ ምን እንደምሰራ እንዳልረሳ ይረዳኛል። እንዲሁም አንድ ስራ ሲጨረስ በዝርዝሩ ላይ ማስወገድ ደስ ያሰኛል ይህ ሰውን ያነሳሳል ቀጣዩንም ስራ እንዲቀጥል ያበረታታል። ስለዚህ እንግዲህ መጽሐፍ በጣም አስፈላጊ ነው። ይሄን ነገር አሁን እሰራለሁ ይሄን ነገር አሁንስ እንደዚህ አደርጋለሁ ብለን መጽሐፋችን በዝርዝር ማስቀመጣችን ስራዎችን በቅደም ተከተል እንድናስቀምጥ ይረዳናል ማለት ነው። ስለዚህ ለቀጣዩ ስራ ደግሞ ያበረታታል። ስለዚህ እቅድ ማውጣት አንደኛው አስፈላጊ ነገር ነው ብለናል። አስፈላጊ የሆነውን ስራ መጀመሪያ መስራት ከዛ ቀጥሎ ደግሞ ጊዜ ብዙም የማይወስዱትን መስራት ብለናል ከዛ ደግሞ በዝርዝር መጻፍ። የትኛውን ስራ ላስቀድም ብለን ማለት ነው። በተጨማሪም ስራዎችን በቅደም ተከተል ማድረግ የጊዜ አስተዳደርን ያሻሽላል። ሰዎች ጊዜያቸውን በጥሩ ሁኔታ ሲጠቀሙ በስራቸው ውጤታማ ይሆናሉ እኔም ይህን ልምድ በየቀኑ ለመጠቀም እሞክራለሁ። ስለዚህ በቅደም ተከተል ማድረግ ጊዜ ጊዜን ጥሩ ጊዜ እንድታገኝ ያደርግሃል። አስፈላጊ የሆኑትን ስራዎች ትሰራለህ አላስፈላጊ የሆኑትን ደግሞ ቃስ ብለህ ትሰራቸዋለህ ይህ በጣም አስፈላጊ ነው። በአጠቃላይ ስራዎችን በቅደም ተከትል ማዘጋጀት ቀላል ነገር ቢመስልም በጣም ጠቃሚ ልምድ ነው ሰዎች የተደራጀ ህይወት እንዲኖራቸው ይረዳል። እና ስራዎችን በሰላም እንዲጨርሱም ያግዛል። ስለዚህ ስራዎችን እንግዲህ ያው በቅደም ተከተል ለማስቀመጥ የሚረዳን ነገር ምንድነው እቅድ ማውጣት ነው ብለናል። እቅድ ስናወጣ አስፈላጊ ስራው የትኛው ነው ከዛ ጊዜ የማይወስደው ትንሽ ጊዜ የሚወስደው የትኛው ነው እያልን እንቀጥላለን ከዛ በዝርዝር መጻፍ። ጊዜ እንድታገኝ ያደርግሃል ስለዚህ እነዚህ ነገሮች በጣም አስፈላጊ ናቸው ማለት ነው

ቀትር ጊዜ መመገብ ለሰው ጤና በጣም አስፈላጊ ነው ቀኑ መካከል ስለሆነ ሰውነታችን ሀይል ይፈልጋል። ስለዚህ ቀትር ጊዜ ጤናማና የሚያጠናክር ምግብ መመገብ እመርጣለሁ። ስለዚህ ቀትር ጊዜ እንግዲህ በቀኑ መካከል የሚገኝ ክፍለ ጊዜ ስለሆነ ሰውነታችን ሀይል ይፈልጋል ማለት ነው እንቅስቃሴ ለማድረግ ምን ለማድረግ ስለዚህ ጥሩ መመገብ መመገባችን በጣም አስፈላጊ ነው። ብዙ ጊዜ ቀትር ላይ እንደተለመደው የቤት ምግብ እመገባለሁ ለምሳሌ እንጀራ ከወጥ ጋር መመገብ እወዳለሁ። ወጡ ምን ሊሆን ይችላል ሽሮ ሊሆን ይችላል ምስር ሊሆን ይችላል ዶሮ ወጥ ሊሆን ይችላል ስጋ ወጥ ሊሆን ይችላል ድንች ወጥ ሊሆን ይችላል። ሆኖም ግን ያው ጤናማ የሆነ ምግብ እና ሀይል ሊሰጠኝ የሚችል ምግቦችን በአጠቃላይ ለመመገብ እሞክራለሁ። ያው እንደ ኢትዮጵያ ደግሞ ምግብ በጣም አስፈላጊ ነው። ለሰውነት እንጀራ በወጥነው በብዛት የምንመገበው ያንን ለመመገብ ጥረት አደርጋለሁ። ከዛ እሱን ከበላሁ በኋላ ደግሞ ቡና ለመጠጣት እሞክራለሁ። ሀይል የሚሰጡ ነገሮችንም እንደ እ ኮካ ኮላ ሊሆን ይችላል ወይንም ጁስ ሊሆን ይችላል ልጠቀም እችላለሁኝ ማለት ነው። አንዳንድ ጊዜ ደግሞ ቀላል ምግብ እመገባለሁ። ለምሳሌ ሩዝ ፓስታ ወይንም አትክልት ያለበት ምግብ ሊሆን ይችላል። ከምግብ ጋር ውሃ ወይንም ጭማቂ መጠጣትም እወዳለሁ አንዳንድ ጊዜ ፍራፍሬ መብላትም እመርጣለሁ ምክንያቱም ለጤና በጣም ጠቃሚ ነው። ስለዚህ ቀትር ላይ እንግዲህ እነዚህ አይነት ምግቦችን ቀለል ያሉ ምግቦችንም ልመገብ እችላለሁ በርግጥ ቀላል ናቸው ብንልም ሆኖም ግን ሀይል ሰጪ ናቸው እነ ሩዝ ፓስታ አትክልት የመሳሰሉት ነገሮች። ከዛ ጭማቂም ደግሞ ጠጣ ማድረግ በጣም አስፈላጊ ነው። ፍራፍሬ መመገብም በጣም አስፈላጊ ነው ሀይል እንድታገኝ ያደርጋል። ቀትር ምግብ መመገብ ሰውን እንደገና ሀይል ይሰጠዋል ከጠዋት ስራ በኋላ ሰውነት እረፍትና ምግብ ይፈልጋል ስለዚህ ጤናማ ምግብ መመገብ ቀኑን በተሻለ ሀይል ለመጠቀም ያስችላል። ስለዚህ እንግዲህ ቀትር ላይ መመገባችን በጣም አስፈላጊ ነው ሀይል እንድናገኝ ያደርገናል። ስለዚህ ከጠዋቱ እረፍት በኋላ ስለሆነ የምንመገበው ሀይል በጣም ያስፈልገናል ማለት ነው። ስለዚህ መመገብ አለብን እንዲሁም ቀትር ጊዜ ከቤተሰብ ወይንም ከጓደኞች ጋር መመገብ በጣም ደስ ይላል። አንድ ላይ መመገብ ውይይት ያበረታታል ጥሩ ግንኙነት ይፈጥራል ስለዚህ አንድ ላይ ስትሆን ስትበላ ከጓደኞችህ ጋር ወይ ከቤተሰብ ጋራ በጣም ደስ የሚል ጊዜ ልታሳልፍ ትችላለህ ማለት ነው። በአጠቃላይ ቀጥር ጊዜ ጠናማና ሀይል የሚሰጥ ምግብ መመገብ እመርጣለሁ። ይህ ሰውነቴን ጤናማ ያደርገዋል እና ቀኑን በብርታት እንድቀጥል ይረዳኛል